በእንጨት የእሳት ማብሰል ታውቃለህ ወይም ትችላለህ? ለሚለው እኔ ከልጅነቴ ጀምሮ ምግብ ምናምን ሳበስል በእንጨት ወይም በማግዶ ነው ምግብ ምናምን ማበስለው ምክንያቱም መብራት ምናምን ስላልደረሰ ማለት ነው የመሰረተ ልማት የሚባለው ነገር እንግዲህ አልደረሰም። ለዛ ምግብ የሚሰራው በእንጨት ነው በእንጨት ይሄ በማግዶ ማለት ነው። ስለዚህ እንደውም እንጨቱም ማግዶንም ለቅመን አምጥተን ነው ምግብ የምንሰራው። እና ምግብ ሲሰራ እንግዲህ ከመሰራቱ በፊት ቢያንስ ወደ እንጨት ለቀማ እንሄዳለን። እንጨት ከተለቀመ በኋላ እንግዲህ ወደ ቤት አምጥተን ያው ተሸክመን ነው የምናመጣው ካመጣን በኋላ አስፈላጊውን የሆኑ ነገሮችን ካሟላን በኋላ እሳት እናነዳለን ማለት ነው። እንግዲህ የዛኔ አብዛኛውን ጊዜ ክብሪትም በብዛት የለም እነዛ ከጎረቤት እሳት ሄደን ወስደን ከዛ በኋላ እሳት ፌም እሳት ማለት ነው ማቀጣጠል ይቻላል ማለት ነው። ከተቀጣጠለ በኋላ ከዚያ ምግብ መስራትን ፕሮግራም ይጀመራል ማለት ነው። ሲሰራ አሰራር አሁን ለምሳሌ በገጠር አካባቢ ምግብ የምሰራው እንግዲህ በአጠቃላይ ዝም ብሎ ነው እንግዲህ ለምሳሌ ስራ ስር ነገሮች ናቸው ምግብ ተብሎ እንትን የሚደረጉት እና ስራ ስሩ እንግዲህ ውሃ ይጨመራል ስራ ስር ይቀመጣል ማለት ነው። በእንስራ ውስጥ የሆነ የተለያዩ እንትኖች እቃዎች ከዛ ከተቀመጠ በኋላ ቢያንስ አንድ ሰዓት ወይም ሁለት ሰዓት ሊፈጅጅ ይላል ለመብሰል ማለት ነው። እንግዲህ እንደዛ ያህል ከቆየ በኋላ ያው ይወርድና የተለያዩ እንትኖች አሁን እንደገና የሚሰሩ ስራዎች ሁሉ ሊይኖሩ ይችላሉ። የተለያዩ ነገሮች ከተደረገ እንግዲህ ምግቡ እንትን ይላል ማለት ነው። ማነው ዋነው እንግዲህ አሁን እኔ እንትን የምለው ደጋ ማለት ደጋማ አካባቢ ላይ ክረምት አካባቢ በጣም አስቸጋሪ ነው። አሁን እንጨት እንትን ለማድረግ ለማንደድ በጣም የቸገረው የሰው ልጅ የሚቸገረው እንግዲህ ደጋማ አካባቢ በክረምት ሰዓት ነው። ማለት ስለዛ ክረምስ ሰዓት ላይ እንትኑን ያልደረቀው ነው ባህር ዛፍ ጽድ እና የተለያዩ እንትኖችን መጀመሪያ ምን ይደረጋል? ይፈለጣል ማለት ነው። ፍልጡ እንትኑ ካለቀ በኋላ ኦያንዳንዱን ነገር እንትን ምን ያደርጋል? በእሳት ላይ ከታች እሳት ይነዳል ከላይ ደግሞ እንጨቶችን አስቀምጦ ርብራብ አርጎ ማለት ነው ካስቀመጠ በኋላ ከታች እሳት እንትን ያደርጋል ከዛ ከቆይታ በኋላ ጭሱ እታች ያለው የሳት እንትኑ ያን እንትኑን እንጨቱን ማለት ማገዶውን እንዲደርቅ ያደርጋል። ምንድነው ከእሳአት ሙቀት የተነሳ ይደርቃል ከዛ በኋላ እንግዲህ ከደረቀ በኋላ ቢያንስ ያው አንድ ጊዜ አይደለም አንድ ሁለቴ ይቀመጣል ከዛ በኋላ እንግዲህ እየደረቀ ይሄዳል ማለት ነው። እንትን ሲደረግ አሁን ለምሳሌ ከታች ያለው ተወስዶ ከላይ እየተጨመረ ነው የሚሄደው። ማገዶ እንጨቱ ማለት ነው ከላይ ይጨመራል ከዛ በኋላ በላዩው ላይ እየተጨመረ እየተጨመረ ከሳት ደግሞ እንትን ሲል ይቀነሳል ከላይ አሁንም ይጨመራል እንደዚህ እየተደረገ እየተደረገ አዳዲሶችም እየመ ማለት የአዳዲስ የእንጨቶችን ማም እየጨመረ ከዛ አጠቃላይ ማለት ነው። እንደዛ ከሆነ በኋላም መጨረሻ ላይ በደረቁ ማለት ነው። በደረቁ ከዛ ሲደመር ደግሞ ሌላ እንትን ያሉትን በአጠገብ ምግብ አሁን በእንስራ ስራ ስለሆነ የምቀመጠው ምግቡ ምንም እንትን ምግብ ውስጥ የሚገባ ሽታም ሆነ ምንም ጭስ የለም። ለዛ ከታች ደግሞ እንትን ያሉትን ያልደረቀ ማለት አሁን እንትን የሆኑትን አጠገብ ማለት ኢሳቱ ሲነዳ አጠገብ አጠገብ አዙሮ ያስቀምጣሉ ከዛ በኋላ እሳቱም ይነዳል። ይሄ እንትኑም ማገዶ እንጨቱም ይደርቃል። ከዛ ደግሞ ያ የደረቀው ደግሞ እንግዲህ ለማገዶነት ያገለግላል ዞሮ ዙሮ ማለት ነው